ወደ የትኛው ቦታ ተጉዘህ ታውቃለህ? ይላል እንግዲህ ብዙ ቦታዎች ተጉዠ አውቃለሁኝ። ለምሳሌ ወደ መዝናኛ ቦታ ወደ ዩኒቨርሲቲ ወደ መንፈሳዊ ቦታ ተጉዣቃለሁ ስለዚህ ቶታሊ የተጓዝኩባቸው ቦታዎች መንፈሳዊ ቦታዎች እና አለማዊ ቦታዎች ናቸው። ስለዚህ ወዴትኛው ቦታ ተጉዘህ ታውቃለህ? ለሚለው ጥያቄ አንደኛ ወደ ዩኒቨርሲቲ ተጉዤ አውቃለሁ። ሁለተኛ ለጉብኝት የተለያዩ ቦታዎች ለምሳሌ ላሊበላ ሄጄ አውቃለሁ። ስለዚህ እነዚህ እነዚህ ዋና ዋናዎቹ ባለፉት ዘመናት የተጓዝኩባቸው የጉዞ ቦታዎች ናቸው። በሄድኩባቸው ቦታዎች በርካታ ጠቃሚና አስደሳች መረጃዎችን አግኝቼባቸዋለው። እስካሁን ድረስ ውስጤ ውስጥ የተቀመጡ ነገሮች አሉ። ወደፊትም እንደዚህ አይነት ቦታዎችን ለመጓዝ እቅድ አለኝ። ግዜ ካገኘሁና ታመቻቸውን ነገር ጊዜ ማገኝ ከሆነ እንደዚህ አይነት ቦታዎችን ደግሜ ለማየት ዝግጁ ነኝ። ስለ ጥያቄው እናመሰግናለን።

በተፈጥሮ ውስጥ መራመድ ትወዳለህ ይላል? በተፈጥሮ ውስጥ መራመድ ትወዳለህ ማለት? አሁን የምንራመደው ተፈጥሮ ውስጥ አይደለም እንዴ? አዎ ለማንኛውም በተፈጥሮ ውስጥ መራመድ ትወዳለህ ለተባለው። አዎ መራመድ እወዳለው በተለይ ጎጂ ነገር እስከሌለው እና። እና በባዶ እግር መጓዝን ሚመች አይነት ቦታ ከሆነ። በተለይ ምሽት ላይ በእንቅስቃሴ ምናደርግበት ጊዜ ከስራ ሰዓት በኋላ ቀስ ብለን በምንቀሳቀስበት ጊዜ። እንዲህ አይነት የተፈጥሮ ሁኔታዎችን እያደነቁ መጓዝ እና ከ ተፈጥሮን እያዩ መጓዝ በተለይ ምሽት ከዋክብ ሲወጡ ጨረቃ ስትወጣ ማየት ደስ ይላል። እንደውም ደሞ በጣም ሳይመሽ ደሞ ያለውን የሰማዩን አየር ፀሀይዋን መግባት የጥልቀቷን ሁኔታ የደመናውን ይዘት የዛፎቹን ያጠቃላይ ይዘትን ተፈጥሮን እያዩ መጓዝ። በጣም ደስ ይላል። እንደዚህ አይነት ሰአቶችን ማሳለፍ ሚመከር ደስ የሚል አይነት ባህሪ ያለው። በተፈጥሮ መራመድ ትወዳለህ ለሚለው። እነዚህን የመሳሰሉ ዘርዘር እና በተንተንተን ያሉ ጥያቄዎችን። ጥያቄውን ተንተን እና ዘርዘር ባለ መልክ መልስ ለማዘጋጀት እና ለመመለስ የመጣሁት ሀሳብ ነው። ስለ ጥያቄው እናመሰግናለን

እሺ እድለኛ ነገር አለህ ይላል እውነት ለመናገር እኔ እድለኛ አይደለሁም። እድለኛ ነገር የሚባልም እስካሁን አለ ብየ አላስብም። ምክንያቱም ብዙ ጊዜ አድማስ ሎተሪም ቆርጬ አውቃለሁ። ላለፉት አራት አመታት አንድ ቀን ደርሶኝም አያውቅም። እንደገና በስራ በገባሁበት በማንኛውም አጋጣሚ እድል የሚባል ነገር እኔ ጋር ብዙም አትስማማም። ስለዚህ እድለኛ ነገር አለህ የሚለው እድለኛ ነገር እኔ የለኝም የሚለው ቢያዝልኝ ነው የሚሻለው። ምክንያቱም ስራውን ያየሁት እስካሁን ያላጋገጡት እስካሁን የተጓዝኩበት መንገድ ላይ። ምንም በእድለኛነት የሚሰራውን ደግሞ ይሄን በማግኘቴ እድለኛ ሆኛለሁ ብዬ የማስበው የማቀርበው ነገር የለም። ሁሉም ነገር በልፋት ሁሉም ነገር በስራ ሁሉም ነገር በጭቅጭቅና ሁሉም ነገር በጠንካራ የስራ ባህል የመጣ ስለሆነ ማለት ነው። ስለዚህ ለተጠየቀው ጥያቄ ቀጥተኛ መልሱ እድለኛ አይደለሁም ነው

ጺም ታቆያለህ ይላል ወይም ጢም ታቆያለህ ይላል እኔ ጺም አላቆይም። ጺም ማቆየት ብዙም ደስ አይለኝም። ስለዚህ ፀጉሬን በምስተካከልበት ሰዓት አንድ አብሬ እስተካከላለሁ። ሁለተኛ ደግሞ ለብቻ ጺም በመሃል ላይ ፀጉሬን ከመስተካከሉ በፊት መሃል ላይ ፀጉሬን ከመስተካከሉ በፊት ጺሜን እስተካከላለሁ። ስለዚህ ጺም ከሚያቆዩ ሰዎች ሳይሆን ጺምን ከማያቆዩ ሰዎች ብትመድበኝ ደስ ይለኛል። ጺምን ታቆያለህ የሚለውን ጥያቄ አላቆይም የሚል መልስ ለመመለስ ነው። ስለዚህ ምክንያቱም ጺም እያደገ ሲሄድ ደስ አይለኝም። ሁለተኛ የሚያሳክክ አይነት ባህሪ ስላለው ጺም ማሳደግን እኔ አልወደውም። ሌላኛው ጺም ብቻውን በሚያድግበትና ፀጉር በሚነሳበት ሰዓት የሚሰጠኝ የፊት ገጽሃ እኔ ጋር ብዙ አፍሮ ስለማይሄድ ስናሳድግም ባህሪዬ አላደረኩትም አልከተለውም። ወይም ደግሞ ጺም ማቆየት አልወድም የሚለውን መልስ እንድቲዝልኝ ለማለት ነው። አመሰግናለሁ። ስለ ጥያቄው ማለት ነው።

ቤትክን እንደት ታስበዋለህ? ይላል እንግዲህ ቤትን ለማስዋብ በጣም በርካታ ነገሮች ነው የምትጠቀመው። ለምሳሌ የሶፋ ልብስ መቀየር የወንበር ልብስ መቀየር የቤት ጠርጴዛ ልብስ መቀየር። ቤቱን የተለያዩ ማስዋቢያ ነገሮችን መጠቀም። ጅብሰም ማድረግ ሊሆን ይችላል የወረቀት ዲዛይን መስራት ሊሆን ይችላል። ሳሎኑን ቀለም መቀባት በተለይ ግድግዳውን የላይኛውን የኮርኔሱንም እንደዚሁ ከሳሎን ጋ የምመሳሰል ቀለም መቀባት። እንዲሁም ደግሞ ቤት ውስጥ ያሉ አንዳንድ ስትከሰሉች ካሉ እነዚህ አስፈላጊ ነው ብቻቸውን እየሰማያምን ያንተን ይስራውታል ልወዳብህ ስለሚችል። እነዚህን ከማስቀል እና እነዚህን ከማስቀረት አንፃር። ቤትህን እንዴት ታሰባለ ለሚለው? በጣም ብዙ ነገር ነው የማደርገው በጣም ብዙ ማለት ነው። ብዙ ነገሮችን ተጠቅሜ ነው ቤት እንዲዋብ ቀላል ባይሆንም። ማጽዳት ማስተካከል በተለይ እቃዎችን በትክክል ማስተካከል። ቤቱን በሚመጥን መልኩ ማስተካከል ሳሎን በተቻለ መጠን ነፃ ማድረግ። እነዚህን የመሳሰሉ ነገሮችን በማድረግ ቤቱን ማስበውና ቤቱን ንጹህ ማድረግ። ወንዶ ቤቱን ውብ ማድረግ ብቻ አይደለም። ምክንያቱም ከስራው ተመልሶ ሲመጡ ቤቱ የሚደብር መሆን ስለሌለበት ደስ ሚልና ሳቢና ማራኪ እንዲሆን ለማድረግ። ስለዚህ ቤት ውስጥ የምታስቦበት መንገድ ቤት የምዋበበት መንገድ በጣም ብዙ እና በርካታ ሊሆን ይገባል ብዬ አመሰግናለሁ